ሜይ ሜይ ማለት ያው ሜይ የሚለውን ቃል የሚጠቀሙት የውጭ ሀገር ዜጎች ናቸው እና ሜይ የሚለውን ቃል ይጠቀማሉ ማለት ነው። ሜይ ማለት የነሱ ሜይ የሚሉት በእኛ የአቆጣጠር ግንቦት ማለት ነው ማለት ነው። እና እኛ ግንቦት ስንል እነሱ ደግሞ ሜይ በማለት ይጠሩታል ማለት ነው። እና ያው የውጭ ሀገር አቆጣጠር እና የኢትዮጵያ አቆጣጠር ይለያያል። ማለትም እኛም ሆኑ ውጭ ሀገሮች ኢትዮጵያውያንም ሆኖ ውጭ ሀገሮች አስራ ሁለት ወር አለን። ነገር ግን ከአስራ ሁለት ወር ውስጥ የመጀመሪያው ወር ውጭዎች ጀኑዋሪ ብለው ሲጀምሩ እኛ ደግሞ ሴፕቴምበር ብለን ነው የምንጀምር ማለት ነው። እና በዚህ የተነሳ አቆጣጠራችን ይለያያል ማለት ነው። እና ሜይ ማለት ለእኛ ግንቦት ነው እነሱ ደግሞ ሜይ ብለው ይጠሩታል ማለት ነው። እና አቆጣጠራችን በመለያየቱ የተነሳ እነሱ ያው እንግሊዘኛ ቋንቋ ሜይ የሚሉትን እኛ በአማርኛ ቋንቋ ግንቦት እንለዋለን ማለት ነው። ያው ግንቦት ብለን እንጠራዋለን ግንቦት ማለትም ብለን የምንጠራውም ያው የተለያዩ ግንቦት ያው የተለያዩ ነገሮች ማለትም የሚካሄድበት ወቅት ነው። በኢትዮጵያ ውስጥ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

ለደንበኞች አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ በግልጽ ማቅረብ አለብኝ ምስሎችና ግራፎች ግራፎች ያስፈልጋሉ። ከድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል። የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። በዓሊኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ ደንበኞች በሙያዊነት እንደምን እንደምናሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ

ጎረቤቶቼ ጥሩዎች ናቸው። ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳቸው እንረዳዳለን ሽኮክ እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን ልጆቻችንን ከእኛ ልጆች ጋር ያጫውታሉ። በበዓል ጊዜ አብረን እናከብራለን መፍትሄ ከፈለግን ይረዱናል። በየ በየሰሞኑ እንገናኛለን። አንዳንዳቸው እድሜያቸው ከፍ ያለ ነው ምክር ይሰጡናል። ጎረቤቶች እንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበራዊ ስሜት ይፈጥራል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

ድመት አለኝ ሱሟ ሉሲ ናት። በጣም ውብና ተንኮለኛ ናት በየቀኑ መመገብ መመገብ አለብኝ። ውሃዋን መቀየር አለብኝ ከእኔ ጋር መጫወት ትወዳለች። ትንሽ ኳስ ታሳድደዋለች አንዳንድ ጊዜ በእግሯ ላይ ተኝታለች። ተኝታለች ሞቃ ሙቀቷን እሰማለሁ። ስትታመም ወደ ዶክተር እወስዳታለሁ ንጽህናዋም መጠበቅ አለብኝ። ሉሲ የቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ

በመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም፤ ብዙ አማራጮች አሉ፤ የተለያዩ ድረ ገጾችን እመለከታለሁ፤ ዋጋዎችን አነጻጽራለሁ፤ የደንበኛ ግምገማዎችን አነባለሁ፤ ፎቶዎች እና መግለጫዎች ይረዳሉ፤ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ፤ ትእዛዝ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም ግን አንዳን አንዳንድ ጊዜ ውጤቱ እንደ እንደሚጠብቀው አይሆንም መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወት ቀላል ያደርጋል።

ገንዘብ መቆጠብ እየሞከርኩ ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ። አላስፈላጊ ወጪዎች መቀነስ ጀምሬያለሁ የቤት ምግብ መብላት ይረዳል። ከምግብ ቤቶች ላይ ለመብላት ውድ ነው ወደ ገበያ ዝርዝር ይዤ እሄዳለሁ ተጨማሪ ነገሮችን እገዛለሁ። ባንክ ውስጥ ማስቀመጥ ደህንነት የተጠበቀ ነው። ለወደፊት እቅድ ማድረግ አለብኝ አንዳንድ ጊዜ ከባድ ነው ግን አስፈላጊ ነው። ቁጠባ ለነገ ተስፋ ይሰጣል

ጠዋት ስነሳ በጣም ደስ ይለኛል፣ አዲስ ቀን እየጀመረ ነው የመጀመሪያ ቡና እጠጣለሁ ከዚያ ቁርስ እበላለሁ የጧት ጊዜ በጣም ጸጽተኛ ነው። ሞቅ ያለ ውሃ ታጥቤ እወጣለሁ፣ ከዚያ ንጹህ ልብስ እለብሳለሁ። አእምሮዬ በጣም ንቁ ነው የእለት ስራ ለመጀመር ደስ ይለኛል። ጠዋት ላይ ሁሌ ሁሌ እቸኩያለሁ ጊዜ ባይኖርም ጥሩ መዘጋጀት አለብኝ ይህ የእለት ተእለት ልማዴ ነው።

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን ምን ምን ገና ተነስቼ እመለከታለሁ በማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወላጆቼ ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ። ሰዓታት ያልፋሉ ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ እንደ ማንበብ ወይም ያካል ብቃት እንቅስቃሴ ግን ስልኬ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችንም እመለከታለሁ። የስክሪን ጊዜዬን መቀነስ አለብኝ። ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋቸዋል

ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለት ምርጥ ጊዜ ነው እናቴ ጣፋጭ ምግብ ታዘጋጃለች እህቶቼ። እየረዳት ይሆናል ሁላችንም በዙሪያው ተቀምጠን እንነጋገራለን አንዳንዱ የእለት ታሪክ ይነግራል አባቴ ይስቃል እናቴ ትከታተላለች ወንድሜ አዲስ ነገሮችን ይናገራል እኔም የእለቴን ልምድ አጋራለሁ እንደዚያ አብረን መሆን እወዳለሁ ቤተሰብ ህይወት ማዕከል ነው በየእለቱ በየምሽቱ ይህን እናደርጋለን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

ምን? አይነት ቦርሳ ትጠቀማለህ እኔ የተለያዩ አይነት ቦርሳዎችን እጠቀማለሁ ማለት ነው ማለትም ለመያዝ የሚያመቸኝን እና ያው አብዛኛውን ጊዜ ለመያዝ እሚያመቹና ለመያዝ እማይከብዱ የሚንጠለጠሉ ቦርሳዎችን አብዛኛውን ይጠቀማለሁ ማለት ነው። እና ቦርሳ መጠቀም በጣም አስፈላጊ ነገር ነው። ምክንያቱም ያው ቦርሳ እየተጠቀምኩ በቀላሉ የተለያዩ እቃዎችን መያዝ እችላለሁ ማለት ነው። የተለያዩ እቃዎችን ጠርቀም አርጎ እሚይዝልኝን ቦርሳ እጠቀማለሁ እናም በዛም የተነሳ አብዛኛውን ጊዜ ሰፋ ያለ ቦርሳ እጠቀማለሁ ማለት ነው። ሁሉንም እቃዎቼን ኮተቶቼን እሚይዝልኝና አብዛኛውን ጊዜ ስወጣ ደግሞ የተለያዩ ሜካፖችን ይዤ ስለምወጣው ወደ ውጭ እና እነሱ ሜካፖችን እሚይዝልኝ ሁሉንም ነገር አንዴ እሚይዝልኝን ነገር ነው። ሰፋ ያለ ቦርሳ መጠቀም ያስደስተኛል።

በመስመር ላይ ሙዚቃ ትሰማለህ? አዎ በመስመር ላይ የተለያዩ ሙዚቃዎችን እሰማለሁ ማለት ነው። እና ሙዚቃ መስማት በጣም ያስደስተኛል አብዛኛውን ጊዜ የተለያዩ ሙዚቃዎችን በመስማት። ይጠቅመኛል ማለት ነው። ማለትም የሚጠቅመኝ ምክንያት ደግሞ ሙዚቃ እየሰማሁ በምጓዝበት ጊዜ አንደኛው መንገዱ አይታወቀኝም እና ከፈለኩበት ቦታ ብዙ ሳልሰላችና ቶሎ እንድደርስ ስለሚረዳኝ። ያው ሙዚቃ በመስመር ላይ የሰማሁበት ኤርፎን እሄዳለሁ ማለት ነው። እና አብዛኛውን ጊዜ የተለያዩ ራቅ ያሉ መንገዶችን በሚሄድበት ጊዜ ሙዚቃ እየሰማሁ እሄዳለሁ ማለት ነው። ይሄ ነገር ደግሞ በጣም ያስደስተኛል። ምክንያቱም በመስመር ላይ ሙዚቃ መስማት በጣም ደስ የሚለኝና እንዳይሰለችና እንዳይደብረኝ ያደርገኛል

ቅርጫት አለ አዎ እኔ ቅርጫት አለኝ እና ቅርጫት ለብዙ አገልግሎት እጠቀማለሁ። ለምሳሌ የምጠቀመው አንደኛ ማለትም ጫጭቶችን አረባለሁ ዶሮዎችን አረባለሁ ማለት ነው። እና ዶሮዎችን በቅርጫቱ በመድፋት እጠቀማለሁ። ማለት ነው እንትኖችን ለማሳደር ጠቀምበታለሁ ዶሮዎችን ከዚህም በተጨማሪ ቅርጫት ደግሞ የተለያዩ እቃዎችን አጥቤ ለመደርደር እጠቀማለሁ። እና እንደዛ በመጠቀም አብዛኛውን ጊዜ ያንን ነው የምጠቀመው ማለት ቅርጫት እቃ ለመደርደር በጣም ጠቃሚ ነገር ነው።

ስለ ቤተሰብህ ንገረኝ እኔ ቤተሰቤን በጣም ነው የምወዳቸው አብዛኛውን ጊዜ ቤተሰቦቼ ጋር የተለያዩ ጊዜያትን ማሳለፍ ያስደስተኛል ማለት ነው እና ቤተሰብ ለኔ በጣም ወሳኝ ነገሮች ናቸው ለኔ ሁሉ ነገሮቼ ናቸው ማለት ነው እና ቤተሰቦቼ ጋር የተለያዩ ነገሮችን በዓላትን አንድ ላይ ተሰባስበን ማክበር ያስደስተኛል ከዚህም በተጨማሪ ቤተሰብ ለኔ ትልቅ ነገር ነው ማለት ነው ይሄም ያልኩበት ምክንያት አንደኛ ቤተሰብ ለ ቤተሰብ ማለት ችግር የሚገጥመኝ ጊዜ ሩጠው የሚደርሱልኝ ናቸው እና ሁለት ታላላቅ እህቶች አሉኝ እና እናትና አባቴ ናቸው ማለት ነው እና አባቴ የሚተዳደረው በጥሮታ ነው በጥሮታ ደሞዝ ይተዳደራል እናቴ ደግሞ እቤት እመቤት ናት ቤት ውስጥ ያሉትን ስራዎች ቤት የምትሰራው እሷ ናት ማለት እናም ቤተሰቦቼን በጣም እወዳለሁ እንከባከባለሁ።

ጭንቀት ሲሰማ ምን ታደርጋለህ? እኔ ጭንቀት በሚሰማኝ ጊዜ የተለያዩ ነገሮችን አደርጋለሁ። ማለትም እኔ አሁን ጭንቀት በሚሰማኝ ጊዜ የማደርገው ነገር ውስጥ አንዱ ወደ ቤተክርስቲያን ሄጄ ጸሎት አደርጋለሁ ማለት ነውና ወደ ቤተክርስቲያን ሄጄ ጸሎት በማደርግበት ጊዜ ሰላም ይሰማኛል ማለት ነው። እናም ያው ሁሉም ሰው መጥፎ ስሜት በሚሰማው ጊዜ ወደ ቤተክርስቲያን በመሄድ ጸሎት ቢያደርግ ጥሩ ነው ብዬ አስባለሁ እና ጸሎት የተለያዩ ነገሮች ጥሩ ነገር ነው። ማለትም ከእኛ መጥፎ ነገር እንዲርቅና እኛ ጥሩ ስሜት እንዲሰማን ያደርጋል። በዛም የተነሳ ወደ ፈጣሪያችንን በመቅረብና ይህንን መጥፎ ስሜት የሚሰማን ነገር እንዲወገድ ስለሚረዳን። ያው ጭንቀት ሲሰማኝ እኔ አብዛኛውን ጊዜ የምሄደው ወደ ቤተክርስቲያን ነው። እና ቤተክርስቲያን የሚሄድ ጭንቀት ሲሰማኝ ያስደስተኛል።

ቡና ወይስ ሻይ ትመርጣለህ? እኔ አብዛኛውን ጊዜ ከቡናና ከሻይ የምመርጠው ቡና ነው ቡና መጠጣት በጣም ያስደስተኛል ማለት ነው። እና ቡና መጠጣት የሚያስደስተኝም አብዛኛውን ጊዜ ቡና ነቃ ስለሚያደርግ። እና ነቃ ስለሚያደርገኝ ያው አብዛኛውን ጊዜ ቡና መጠጣት ያስደስተኛል። እና ቡና በጣም ጠቃሚ ነው ሰዎች ነቃ እንዲሉና ቶሎ ነገሮችን እንድረዳ ያደርገኛል።

ምን ያህል ጊዜ ስብሰባ ታደርጋለህ? እኔ አብዛኛውን ጊዜ ስብሰባ የማደርገው በሳምንት ሁለቴ አደርጋለሁ ማለት ነው። እና የተለያዩ ስብሰባዎችን አደርጋሉ እናም ስብሰባ በጣም ወሳኝ ነገር ነው። የተለያዩ ነገሮችን እንድንመካከርና እንድናውቅ ይረዳናል። እኔና አብዛኛው ጊዜ እኔ በሳምንት ሁለቴ የተለያዩ ስብሰባዎችን አደርጋለሁ። እና ስብሰባ ማድረግ በጣም አስፈላጊ ነው። ስብሰባ በሳምንቱ ሁለቴ አደርጋሉ